ሃይማኖታዊ ግብር ታከብራለህ ወይ? ነው ጥያቄው እኔ ሃይማኖታዊ ግብር አከብራለሁ ለምሳሌ እኔ በእምነቴ ሙስሊም ነኝ እና አሁን በሙስሊም ማለት ነው። ግብር አከፋፈል ፐርሰንቶች አሉ። እና ያም ደግሞ እንዴት ነው ለምሳሌ አሁን ከመቶ ፐርሰንት አንድ ሰው ለምሳሌ አትርፎም ይሁን ምንም ይሁን? መቶ ፐርሰንት የሆነ ነገር ይኖረዋል አይደለ ከዛ ነገር ላይ ሁለት ነጥብ አምስት ፐርሰንቱን ዘካ ማውጣት አለበት ይባላል። አሁን ለምሳሌ እኛ ስንጾም ምን ስንል ከጾምን በኋላ ከእሱም ጋር አንድ ላይ የሚሄድ ዘካ የሚባል አለ ዘካ ማለት ለሰዎች ለተለያዩ እንትን ለሌላቸው ማለት አቅም ለሌላቸው ሰዎች የምንሰጠው ብር ማለት ነው። ዘካ ማለት ስለዚህ ያኛውን ብር ለእነሱ በምንሰጥበት ሰዓት ከንብረታችን ላይ ሁለት ነጥብ አምስት ፐርሰንቱን ነው የምንሰጣቸው ማለት ነው። ያ ማለት ለምሳሌ አሁን አንድ ሰው መቶ ብር ሊኖረው ይችላል መቶ ብር ካለው ሁለት ብር ከሃምሳ ለተቸገረ ሰው መስጠት መቻል አለበት። እና ይሄንን ደግሞ የተቸገረው ሰው በምንሰጥበት ጊዜ ደግሞ ያኔ ያኛውም ሰውዬ የተቸገረው ሰውዬ በጣም ተጠቃሚ ይሆናል። እንዲሁም ደግሞ የሚሰጠውም ሰውዬ ደግሞ የመንፈሳዊ እርካታ እንዲሁም ደግሞ ከዛም በላይ አምላካችን አላህ ለሱ የተሻለውን ነገር ይሰጠዋል። ስለዚህ ሁለት ነጥብ አምስት ፐርሰንት የሚሆነውን ግብር መስጠት አለበት። ግን ደግሞ ይሄ ገደብ አለ አሁን ለምሳሌ ብር ብር እስከ ስንት ድረስ አለህ የሚለው ነገርም ወሳኝነት አለው። ስለዚህ ያለን የብር መጠን ይወስነዋል አሁን ሁሉም ሰው ያኛውን ዘካ ያወጣል ማለት አይደለም። አንዳንድ ሰው ለምሳሌ አቅመ ደካማዎች አሉ እነሱ አሁን አይሰጡም። ስለዚህ የሚሰጡ ሰዎች ገደብ አላቸው ከእንደዚህ እስከ እንደዚህ ድረስ የኑሮ ሁኔታ ላይ ያሉ ተብሎ የተገደበላቸው አለ ስለዚህ ማንኛውም ሰው ሁለት ነጥብ አምስት ፐርሰንቱን ዘካ መስጠት አለበት። ያው አብዛኛውን ጊዜ ሰው እያንዳንዱን ንብረቱን ቆጥሮ ምናምን ከዛም በኋላ ሁለት ይሄኛህ ንብረት አለኝ ብሎ ከዛ ሁለት ነጥብ አምስት ፐርሰንቱን እስካሁን ድረስ ባለን ተጨባጭ ሁኔታ የሚያወጣ ሰው አብዛኛውን ጊዜ የለም። ነገር ግን የሚደማምር ማለቴ ነው ያው ንብረቱን የተለያየ ንብረትን የሚደምር ሰው የለም። ነገር ግን አሁን ከእንትን አንፃር ስናየው ከኖርማል ከሁሉም ነገር አንፃር ስናየው ሰው ምን ያደርጋል ያለውን ንብረት በግምት ይገምታል። አሁን ለምሳሌ እኔ አባቴ አሁን ለምሳሌ ዝም ብሎ ሲገምት ይሄን ያህል ብር ለዘካ ወይም ደግሞ ለተቸገሩ ሰዎች ብሰጥ በቂ ነው ብሎ የሚያስበው ብር ይኖራል። ለምሳሌ አሁን በየአመቱ አምሳ ሺህ ብር ሊመድብ ይችላል ወይ መቶ ሺህ ብር ሊመድብ ይችላል ለዛ ለማውጣት ማለት ነው። እና የተለያየ ሰው ይጠብቃል ደግሞ በየ አሁን በአለም ሊቀርብ ሲል ስለሆነ ሰው የሚቀበለው ይሄንን ነገር ይጠብቃል ያንን ነገር ስለዚህ ለአንዱ አምስት መቶ ለአንዱ ሁለት ሺህም ሊሰጥ ይችላል ለአንዱ የሆነ ነገር ይሰጣል እና እንደዚህ እየተባለ የሚሰጥ ተግባር ነው ማለት ነው። ይሄ ስለዚህ በሃይማኖታዊ ግብርን እኔ አከብራለሁኝ። ሌላ ደግሞ አሁን ለምሳሌ ለእንደዚህ ለእያንዳንዱ ሰው እየከፋፈልን አምስት መቶ ለአንዱ አንድ ሺህ ብር ለአንዱ ሁለት መቶ ለአንዱ ሶስት መቶ እንደዚህ እያልን ብሩን በጣጥሰን ከምንሰጥ ደግሞ በጣም ተወዳጅነት ያለው ለአንድ ሰው በጣም ይገባዋል ተብሎ ይለወጥበታል ተብሎ ለሚታሰብ ሰው ቢሰጥ የበለጠ ነው በሃይማኖቱም ማለት ነው። ለምሳሌ ያህል አንድ ሰው ለምሳሌ አሁን ስራ በጣም በቃ መስራት ፈልጎ ነገር ግን የብር አቅም ስለሌለው ያልጀመረ ሊሆን ይችላል። እና ይሄ ሰውዬ አሁን በዚህኛው በዘካ ብሰጠው በዚህኛው ዘካ ተጠቅሞ ራሱን በደንብ መለወጥ የሚችል ነው ብዬ ካሰብኩኝ ሄጄ ለእሱ እሰጠዋለሁ ከዛ እሱ በደንብ ተለውጦበት የዛሬ አመት እሱም አላህ ካለ ለሌላም ሰው እንደዚህ የሚሰጥበት ጊዜ ይኖራል። ነገር ግን አሁን በዛ ሰዓት ግን ሙሉ ብሩን ከምሰጠው ይልቅ አሁን ሶስት መቶ ብሩን ብሰጠው ኖሮ ለእያንዳንዱ ሰው እንደዚህ ትንንሽ ብር ከተሰጣቸው ያን ያህል ነገር ስለማያደርጉበት ወዲያው የሚጠፋ ይሆናል። ነገር ግን ለአንድ ሰው አጠራቅመን ብንሰጠው ግን ያ የበለጠ ተወዳጅነት አለው። በእስላማዊ ወይም ደግሞ በዚህ በሃይማኖት ጉዳይ ማለት ነው። ስለዚህ በእኛ ሃይማኖት ማለት ነው። ስለዚህ አብዛኛውን ጊዜ የሚወደደው እንትን ማለት ነው ለአንድ ሰው ጠርቅም አድርጎ መስጠቱ ይወደዳል። እንጂ አሁን እያንዳንዱን ነገር ለእያንዳንዱ ሰው መበተኑ ብዙም አስፈላጊ አይደለም።

እኔ ልዩ ችሎታዬ ብዬ የማስበው እንደዚህ ከሰው በጣም የተለየ ነገር ባይሆንም ነገር ግን የኔ በጣም ልዩ ችሎታ ነው ብዬ የማስበው። ሰዎችን በጣም መረዳት እችላለሁ ብዬ አስባለሁ። አሁን ለምሳሌ አንዳንድ ሰው ከፊቱ ተረድቼ ፊቱን ብቻ አይቼ ምን አይነት ሁኔታ ውስጥ እንዳለ? ማለት ያን ያህል በጣም እንትን እላለሁ። የውስጥ አውቃለሁ እያልኩኝ ሳይሆን ምን ለማለት እንደፈለገ መጥቶ ሲያዋራኝ ምናምን የእሱን ሁኔታ ለመረዳት በጣም እሞክራለሁ። እና የሰውን ሁኔታ ወይም ደግሞ አስተሳሰቡ ምን እንደሆነ ትንሽ መገመት እችላለሁ። እና ይሄ ለኔ ችሎታዬ ነው ብዬ ነው የማስበው። አንዳንድ ሰው አሁን ለምሳሌ የሰውን ስሜት የማይረዳ ሰው አለ። አሁን እኔ እዚች ጋር በጣም አዝኜ እነሱ እየሳቁ ምናምን እንዴ ምናምን ምንድነው ይሄ የማይስቀው ምንድነው የማይጫወተው ብለው? ወይ ደግሞ የውስጥ የማይረዱ አይነት ሰዎች ይኖራሉ። ነገር ግን ለኔ ልዩ ችሎታዬ ነው ብዬ የማስበው ሰዎችን እንደ ሁኔታቸው እረዳቸዋለሁ ሁሉንም ማለት ነው። አሁን ለምሳሌ የሆነ ሰው መጥቶ ስለኔ የሆነ ነገር መጥፎ ነገር ሊነግረኝ ይችላል ወይ ጥሩ ነገር ሊነግረኝ ይችላል። ግን ከምን አንፃር ነው ይሄንን ነገር ሊል የቻለው ብዬ እሱን ነው ለጭራሽ የምመረምረው። እንጂ ራሴ ላይ ያንን ነገር እንትን አልልም ተጽዕኖ እንዲያደርግብኝ አላደርግም። እና ሰዎችን የመረዳት ሁኔታዬ እየጨመረ ነው ወይም ደግሞ የዛ ችሎታ አለኝ ብዬ አምናለሁ። ሌላ ልዩ ችሎታ ብዬ የማስበው ያው ከፈጣሪ የተሰጠኝ ጥሩ ስጦታ ምንድነው? አስተሳሰቤ ትምህርት ላይ እንዲሁም ሌሎች ነገሮች ላይ አዋቂ አድርጎ ፈጥሮኛል። እና ለእሱም በጣም ደስተኛ ነኝም። ፈጣሪዬን አመሰግናለሁ። እና ምንድነው? በቃ ልዩ ችሎታዬ ብዬ የማስበው አእምሮዬን እንድጠቀም አድርጎኛል ብዬ ነው የማስበው። ማለት አሁን ለምሳሌ የሆነ ሀሳብ ይመጣልኛል። ሀሳብ ከመጣልኝ ያንን ሀሳብ ወደ ተግባር ለመከውን አይምሮዬ ውስጥ እጨርሰዋለሁ መጀመሪያው። ከዛ አይምሮዬ አምኖበት ከጨረሰ በኋላ ወደ ስራ እገባለሁ። ወደ ስራ በምገባበት ሰዓት ያሰብኳቸው ችግሮች ይከሰቱብኛልም። እነሱንም ደግሞ በብቃቱ እወጣቸዋለሁ እንጂ ተስፋ እንዲያስቆርጡኝ አላደርጋቸውም። ለምሳሌ ያህል የኬክ ስራ በጣም ነው የምወደው። እና የኬክ ስራን አሁን ለመጀመር የተለያዩ የግብአቶች ያስፈልጋሉ። እና እነሱ ግብአቶች አሁን በጣም እነሱን ለማሟላት በጣም ጊዜ እንደሚፈጅብኝ አቅሙም እንደሌለኝ። ተረድቻለሁ መጀመሪያ ነገር ግን ምኑ አለኝ በጣም ፍላጎቱ አለኝ የኬክ ሙያን ለመማር እና። ሰው ቲክቶክ ላይ ወይ ደግሞ ሰውም ነግሮት የማይገባው ሊኖር ይችላል ነገር ግን እኔ የተወሰነ ከተነገረኝ በአንዴ መያዝ እችላለሁና ይዣለሁም። ከዛም በኋላ እነሱን ከያዝኩኝ በኋላ ቀጥታ ወደ ስራ ነበር የገባሁት እና ስራ ላይ ከገባሁ በኋላ በጣም ብዙ አይነት ችግሮችም እየገጠሙኝ ነው። ነገር ግን እነሱም በብቃት መወጣት ችያለሁ ብዬ አምናለሁ። ከፈጣሪ ጋር ማለት ነው። እና ከአላህ ጋር በቃ እንትን ብያለሁ ወደ ጥሩ ሁኔታ ወይም ደግሞ በጥሩ ሁኔታ ያኛውን እንትን ችግር ተወጥቼዋለሁ። እና በዚህ ሰዓት ምንድነው? ከራሴ ላይ እየተረዳሁት ነገር አንድ ነገር ካሰብኩኝ ማድረግ እንደምችል አላህ ይሄንን ችሎታ ሰጥቶኛል ብዬ ነው የማምነው ማለት ነው። ስለዚህ አንድ ነገር ላይ ትኩረት ካደረኩኝ ማድረግ እችላለሁ። እና ይሄ ለኔም አንድ ሌላ ችሎታ ነው ብዬ ነው የማምነው። ምክንያቱም አንድ ነገር ካሰቡ በኋላ ማድረግ የማይችሉ በጣም ብዙ ሰዎች አሉ። እና እኔ ግን እንደዛ አይደለሁም። ማለት በጣም ከሰው ልዩ ነኝ ማለቴ ሳይሆን አንድ ነገር ካሰብኩኝ አንድን ነገር ማድረግ መቻሌ ይሄ አንድ ትልቅ ችሎታ ነው ብዬ ነው የማምነው ማለት ነው። ስለዚህ ይሄ ችሎታ አለኝ። ሌላ ደግሞ በኤሌክትሪካል ኢንጂነሪንግም ተመርቄያለሁ ለምሳሌ እና በዛ ከተመረኩኝ በኋላ ስራዬ ላይ በጣም አተኩሬ ነው የምሰራው። እና ስራዬንም እወደዋለሁ ስለዚህ ይሄም አንድ ለኔ ሌላ ችሎታ ነው ማለት ነው። ስለዚህ ችሎታን እንደ እንደኔ እንደኔ የምገልጸው በተለያየ መንገድ ነው። አሁን አንዳንድ ሰው የ እንትን የእግር ኳስ ችሎታ ሊኖረው ይችላል። ወይ ደግሞ የጅምናስቲክ የመተጣጠፍ ምናምን ችሎታ ሊኖረው ይችላል አንዳንድ ሰው የመዋኘት ችሎታ ሊኖረው ይችላል። ለኔ ግን በጣም ወደ ስር ሰድጄ ሳየው ችሎታዬ ምንድነው? ሰዎችን በጣም መረዳት እችላለሁ ብዬ አምናለሁ። ሌላ ደግሞ አንድ ነገር ከተሰጠኝ ያቺኛዋን ተግባር ወይም ደግሞ ባይሰጠኝ እንኳን ካሰብኩኝ ያንን ተግባር ለመተግበር እችላለሁ

ዛሬ የአየር ሁኔታው ጥሩ ነበረ ማለት ዝናባማ አልነበረም ነገር ግን ደግሞ ያው ፀሀያማ ነበረ። ግን እሁድ ስለነበረ እኔ ከቤት የትም አልወጣሁም። እና ለኔ ቤት ውስጥ አካባቢው የነበረው ቀዝቃዛ ያለ አየር ነበረ በጣም የሚበርድ አይነት ሳይሆን በጣም ቀዝቃዛም ሳይሆን ወይም ደግሞ በጣም ሙቀትም ሳይሆን መካከለኛ የሆነ ሙቀት ነበረ ቤት ውስጥ የነበረው ማለት ነው። ነገር ግን ውጪ ላይ ቢወጣ ኖሮ ግን ወይም ደግሞ ፀሀይ ላይ ለዋለ ሰው በጣም ሙቀቱ የሌለ ነበር የሚሆነው ወይም ደግሞ ፀሀዩ በጣም ያቃጥል ነበረ። ነገር ግን እኔ ቤት ከቤት ስላልወጣሁኝ ለኔ ቤቱ ውስጥ የነበረው አየር መካከለኛ አየር ስለነበረ የአየር ሁኔታዬ አሪፍ ነበረ። ነገር ግን ውጪ ላይ የነበረው የአየር ሁኔታ ሞቃታማ ነበረ። ግን ሞቃታማ ቢሆንም ያን ያህል ለክፉ የሚሰጥ አይነት ሞቃታማ አይደለም ለትንሽ ሰዓት ወክ ብናደርግ ለትንሽ ሰዓት ብንራመድ ያን ያህል የሚጎዳ አይነት አየር አልነበረም። ስለዚህ የአየር ሁኔታው እንትን ነበረ ሞቃታማ ነበረ አሁን እኔ አንዳንዴ በጣም ሞቃታማ በሚሆንበት ሰዓት ማለት ነው ስራ መስራት ራሱ ያቅተኛል። አሁን ዛሬ ማለት ነው ከስንት ሰዓት ጀምሮ ከአስራ አንድ ሰዓት ጀምሮ ከምሽቱ አስራ አንድ ሰዓት ማለት ነው ጀምሮ። ምንም አልተንቀሳቀስኩም ነገር ግን ጠዋት አካባቢ ላይ ግን ኬክ ስራ እየሰራሁኝ ስለነበረ ያኔ ከወዲያ ወዲያ እየተዘዋወርኩ ነበረ እና ያኔ በምዘዋወርበት ሰዓት ሙቀቱ በጣም ከፍተኛ ነበረ። ማለት ትንሽ ይሞቅ ነበረ ለኔ ማለት ነው። ምክንያቱም ስራ በምንሰራበት ሰዓት ፀሀያማ ሲሆን በጣም ሰውነታችንን ያልበናል። እና እኔም እንደዛው እያላበኝ ነበረ በዛ ላይ ደግሞ ሰውነቴንም ስላልታጠብኩኝ ኬክ ደግሞ ስሰራ ደግሞ ልፋትም ስለነበረው ከእሱ ጋር አንድ ላይ ተደምሮ በጣም ሙቀት ተሰምቶኝ ነበረ። ነገር ግን ከሰአት በኋላ ምናምን ኬኩን ጨርሼ ካስረከብኩኝ በኋላ ሰውነቴን ታጠብኩኝ። ከታጠብኩ በኋላ ደግሞ እቤት ነው ቁጭ ያልኩትኝ ያኔ ለባብሼም ስለነበረ ሙቀት ተሰማኝ። እና በቃ መካከለኛ የሆነ አየር ነበረ ለኔ ሆነልኝ ማለት ነው። ስለዚህ ከከሳት በፊትና ከከሳት በኋላ ያለው የአየር ሁኔታ ለኔ የተለያዩ ነበሩ እንደ አጠቃላይ ግን እንደ ኢትዮጵያ እንደ አጠቃላይ ስናየው ግን አዲስ አበባ ካራ ቆሬ ውስጥ የአየር ሁኔታው ሞቃታማ ነበረ። ነገር ግን እኔ ቤት ውስጥ ስለነበርኩኝ የአየር ሁኔታዬ መካከለኛ ነበረው ስለዚህ የአየር ሁኔታው ኖርማል ማለት ምንም አይልም ነበረ። አሁን አንዳንዴ በጣም ሙቀት ሲሆን እኔ አልችልም። አሁን ወደ ሀዋሳ አካባቢ የዩኒቨርሲቲ ተማሪ እያለሁ ኖሬያለሁ እና እዛል ያለው አየር እና እዚህ ኢትዮጵያ ያለው እዚህ አዲስ አበባ ያለው አየር በጣም የተለያዩ ናቸው። ሀዋሳ ያለው አየር እንዴት ነው? እኔ የተረዳሁት ሙቀት በጣም ያሰማል። ነገር ግን የሚያቃጥል አይነት ወይ ደግሞ የሚያጠቋቁሩ አይነት የሙቀት አይነት ወይም የፀሀይ አይነት የለም። ወይም ደግሞ እኔ እስከተረዳሁት ድረስ እንደዛ አያደርግም። እዚህ ግን አዲስ አበባ ያለው ግን ሙቀት ስሜት አያሰማም ነገር ግን ደረቅ ፀሀይ በቃ እንዴት ነው? እንትናችንን የሚያጠቁር ሰውነታችንን የሚያጠቁር አይነት በጣም የሚያጠቁር አይነት የፀሀይ አይነት ነው የሚመስለኝ እንደኔ እንደኔ ማለት ነው እና ሁለት የተለያዩ የአየር ሁኔታዎችን ነው ያየሁትኝ አስተዋልኩትኝ ማለት ነው። እዛና ወይም ደግሞ ሀዋሳና አዲስ አበባ ማለት ነው። ነገር ግን አሁን አሁን ግን እኔ ስራ ስወጣና ስገባ እንትን ስለሚል ብዙም ፀሀይ ስለማያገኘኝ የአየር ሁኔታው መካከለኛ ነው እንደኔ እንደኔ ማለት ነው። ምክንያቱም ጠዋት ላይ ስወጣ የጠዋት ፀሀዩ በጣም ደስ ይላል። ያው ሻወር ወስጄ ምናምን ስለምወጣም ደግሞ ብዙም እንትን አይለኝም። አይበ አይሞቀኝም ለዛ ምንድነው የማደርገው? የፀሀይ የጧት ፀሀይ እንዳገኝ ባገኝ ደስ ይለኛል ስለዚህ የጧት ፀሀዩን እየሞኩ ነው የሚሄደው። ማታ ላይም ስመለስ ደግሞ ወደ አመሻሽ አካባቢ ፀሀይ መግቢያ ሰዓት ስለሆነች ብዙም የሚያቃጥል አይደለም እና የሚያቃጥለው ስንት ሰዓት ላይ ነው? ከሰአት አካባቢ ነው በጣም የሚያቃጥል ፀሀይ የሚኖረው። እና ለኔ የአየር ሁኔታው እንደ አጠቃላይ መካከለኛ ነው ብዬ ነው የማስበው